''እሳት ማንደድ ትችላለህ?"" ነው የሚለው ጠያቂው አዎ በሚገባ አድርጌ እሳት ማንደድ እችላለሁ እሳት እንዴት ነው የምናደደው ነው እሳት የሚነዳው አንደኛ ክብሪት የሚባል አለ ዋጋው ወደ አምስት ብር የሚጠጋ ነውና በክብሪት በመጫር ነው እሳት የምናነደው ማለት ነው ክብሪት ይጫራሉ ከዛ በኋላ ያ ወይ ጋዝ እና ነዳጅ ውስጥ ተጠቅመን ማቀጣጠያ እናቀጣጥላለን ማለት ነው ሰዓትና እንዳለን በብዛት ሰዓት የሚነደው ያው ከሰል ላይ ነው ለከሰል ነው ለከሰል ሲያስፈልግ ከሰል አሁን የሚባል አለ በእንጨቶች የተሰራ ማለት ነው ያንን ተጠቅመን ነው ወደ እሳትነት የምንቀይረው ከሰሉን እናነደዋለን የምናነደውም እሳት የምናነደው ወረቀት እናደርግበታለን ደግሞ አያያዝ ማለት ነው ወረቀቱ ላይ ምን ይደረጋል? ከብሪቱ ተለኩሶ ሰዓቱ እንዲህ አያይዞ ያደርገዋል ማለት ነው እና እሳትም እናነዳው እንደዚህ አድርገን ነው ማለት ነው። ወይ ነዳጅ እንጠቀማለን ወይ ጋዝ የሚባል አለ ነጭ ጋዝ እንጠቀማለን ከሰሉ ላይ ጋዙን እናፈሰለን ክብር የተጨረረ ከሰሉን ማንደር ነው ማለት ነው ያኔ ሳትፈጠረን ማለት ነው ያ ከስል ለምን ያገለገለናል የተቀጣጠለው ከሰል ለምግብ ማብሰያነት፤ ለመጠጥ፤ ለምግብ ማብሰያነት እና ሻይ የሚባል በቃ ምግብ ይበስላል የሚጠጣ ነገር ይሰራበታል ማለት ነው እና ያው እንደዚህ ነው ሰዓት የሚነደው ሌላ ደግሞ ያው ዘመናዊ ማሽኖች አሉ እነሱን በመለኮስ ቡታጋዝ ስትለኩስ እሳት ይነድልሃል ቡታጋዙም ክብሪት በመቻል ከስር ጋዝ ይወስዳል ያንን ተጠቅመህ መስራት ትችላለህ እሳት ማንደድ ትችላለህ ማለት ነው እንዲሁም ደግሞ እንዴት ነው እንጨቶችን በማገድ እንጨቶችን በመፈተክ ማውጣት ይቻላል እሳት እሳት እየያዘልና ያው እኔ አያይዛለሁ እንዲሁም ድንጋዮችን እያጋጨ እያፋጠቅክ እሳት ልትፈጥር ትችላለህ ማለት ነው እሳት ማንደድ እንደዚህ ነው የሚደረገው ማለት ነው

ምን አይነት ጥቅማ ጥቅሞች አሉህ? ይላል ጥያቄው እውነቱን ለመናገር እኔ በአሁኑ ሰዓት። ምንም አይነት ጥቅማ ጥቅሞችን አላገኘሁም በተለይ በመስሪያ ቤት ውስጥ በነበርክበት ሰዓት ቋሚ ካልሆንክ ጥቅማ ጥቅም አይሰጥህም። ቋሚ ስትሆን ነው ጥቅማ ጥቅሞች የሚደረጉልህ። ቋሚ ካሉን ምንም ጥቅማ ጥቅም የለህም እንደውም በበዓል ማግስት ራሱ አይሰጥህም። ገንዘብ ማለት ነው ማለቴ በዓል ሲደርስ ለቋሚ ብቻ ነበር የሚደረገውና ጥቅማ ጥቅሞች የሉም ማለት ነው። ቋሚ ካልሆንክ። ስለዚህ ቋሚ ስትሆን ነው ጥቅማ ጥቅሞች የሚኖሩ። የሚኖረው በምትሰራው ስራ ላይ እና ያው በስራው አለም ማለት ነው ከዛ ውጪ። ምጠቀምበት ምናምን ነገር የለም። እኔ አሁን ግን ጥቅማ ጥቅሞች የምንላቸው ብዙ ናቸው። እንዲህ በስራ ላይ በመንግስትም ይሁን በግል ስራ ላይ። ልክ እንዳልኳችሁ በዓል ሲኖር የደሞዛቸውን ይሰጧቸዋል ግማሽም ከዛ በላይ ከዛ በተረፈ ደግሞ ሳሙና ሳሙና ይሰጣል። ልብስ ሳሙና ይሰጥሃል ጫማ ይሰጥሃል። እስኪቢሪቶ ይሰጥሃል እና እነዚህ ሁሉ ምንድን ናቸው የምታገኛቸው ጥቅማ ጥቅሞች ናቸው። እነዚህን ጥቅማ ጥቅሞች ነው እንግዲህ የምንገለገልበት ማለት ነው። በህይወታችን ውስጥ እነዚህ ጠቅማ ጥቅሞች ሊጠፉም ይችላሉ። እንዳልኳችሁም በምትሰሩት ስራ ይወሰናል። ያው ሁሉም ሰው መጠቀም ይፈልጋልና ጥቅም የሚገኘው በመስራት ነው ማለት ነው። ሌላ ያው ሌላ ጥቅማ ጥቅሞች የሚመጡት ምናልባት ከምትሰራቸው ውጪ ሌሎችን ስራዎች ስትጨምር ነው ማለት ነው። ሌሎች ስራዎችን እንትን ስትል ጥቅማ ጥቅሞችን ታገኛለህ ማለት ነው። አሁን ለምሳሌ እዚህ በራሴ እየሰራሁት ያለው አለ እና እኔ አሁን ሌላ ቦታ ላይ ሄጄ ደግሞ ብሰራ ከዛኛውም ጥቅም አገኛለሁ ከዚህኛውም ጥቅም አገኛለሁ ማለት ነው። በአጠቃላይ ምን አይነት ምን ይባላል ጥቅማ ጥቅሞች ይባላሉ ማለት ነው። እነዚህ እነዚህን ጥቅማ ጥቅሞች ለህይወታችን ዋስትና ይሆኑናል ማለት ነው። ጥቅማ ጥቅም ዝም ብሎ የሚገኝ አይደለም። ብዙ ተደክሞና ተለፍቶ የሚገኝ ስለሆነ ጥቅማ ጥቅሞች ይኖሩናል። ልክ እንዳልኳችሁ ማለት ነው። ግን ጥቅማ ጥቅምህን የምትፈልገው የቱ ጋር ነው ነው? ቦታህን ማወቅ አለብህ። ምንም ላንተ የማያስቡ ሰዎች ጋር ገብተህ ከሆነ ጊዜህ ተበላ ማለት ነው። ጥቅምህን አበላሸህ ማለት ነው እውቀትህን ጭንቅላትህን አበላሸ ማለት ነው። ከዛ ውጪ ግን ጥቅማ ጥቅም ሌሎች እንዴት ነው? ፋብሪካዎች ውስጥ ምናምን አሁን የምትሰራ ከሆነ ጥቅማ ጥቅም ታገኛለህ አንዱ ጥቅም ምንድነው ነው? አንድን ጥቅም ልንገራችሁ ፋብሪካ ውስጥ የሚሰራ ሰው ብስኩት ይዞ ይወጣሉ ለልጆቹ ምናምን እስከ አስር ብስኩት ሊፈቀድልህ ይችላል። እውነት እንደ ሁኔታው ነው። እና ሌሎች ደግሞ አየር መንገድ ውስጥ የሚሰሩ ሰዎች። ጥቅማ ጥቅም ያገኛሉ ከዚህ ጥቅማ ጥቅሞች ውስጥ አንዱን ልንገራችሁ። ትኬት ታገኛለህ ትኬት በነፃ ትኬቱ ነፃ ነው። አየር መንገዱ ይሸፍንልሃል የምትጠቀምበት ነው ማለት ነው። በአመት ሶስቴ ምናምን ነገር ወይም ሰባት ጊዜ ይሰጥሃል እነዚህ ትኬቶች እነዚህን ትኬቶች ተጠቅመህ ከሀገር ወደ ሀገር ትወጣበታለህ ማለት ነው። ተግባባን ቪዛ ከተሰጠህ እና ያው የቲኬቱን ይችልልሃል ጥቅማ ጥቅም ይሄ ነው እና። ቦታ ይወስነዋል ለማለት ነው የምትሰራው። የምታገኘው ጥቅማ ጥቅም በምትሰራው ቦታ ይወሰናል። ከዛ በተረፈ ሌሎችን ጥቅማ ጥቅሞችን ማገኘው እንዳልኳችሁ ነው ማለት ነው። ሌላ ጥቅማ ጥቅም ከየት ታመጣለህ? ካልሰራ የተሻለ ቦታ ላይ ካልገባህ። እንዲሁም አሁን ሌሎች የኤንጂኦ ድርጅቶች ውስጥ ብትገባ። ጥቅማ ጥቅማ አለው ስትወጣ አሁን ወደ ፊልድ ስትወጣ ገንዘብ ይሰጥሃል። ብዙ ይጨመርልሃል ገንዘብ ያ ገንዘብ ደግሞ ይጠቅምሃል ትሰራበታለህ ተግባባን ስለዚህ ገንዘብ ያስፈልግሃል ይጨምርልሃል። የማደሪያ ቦታ ሆቴሎች ይያዙልሃል። እና በቃ ስትሰራ ያው

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ሰው ስትጠልቅልኝ እመለከታለሁ ግን ያው ይሄ ከመውደድም መጥላትም የሚያስብል ነገር የለውም። ተፈጥሮ ስለሆነች ወደድኳትም ጠላኋትም ለውጥ ማምጣት አልችልም እኔ ተፈጥሮ እንድቆጠጥር ስለማልችል ማለት ነው። ስለዚህ ፀሀይ የምትወጣው የምትገባው እኔ ሰላሳ ልክ አይደለም ያው ተፈጥሮዋ ስለሆነ እና መጥለቋን እመለከተለሁ። ስትጠልቅ ደስ ትላለች እውነቱን ለመናገር ግን እና ጥላቻ ላይ አለቆም ለየት ስለሚል ማየት ያው አያለው አልፎ አልፎ ማለት ነው። ስራዬ ብዬ ግን በየቀኑ ሳይገባች ወጥታችሁ እያልኩ ነው የማየው ሰው አይደሉም። ለምን አንዴ ማየት አንዴ አንድ አይተናል ማለት ነው። ስለዚህ ፀሀይ ስትጠልቅ መመልከት አለመመልከት እሱ አይደለም ግን ያው ፀሀይ የምትሰጠንን ነገር ማወቅ አለብን ነው መጥለቋ ምን ያመለክታል? መውጣቷ ምን ያመለክታል? እኛ ለሰው ልጆች ማለት ነው። ብዙ ከሳይ ምን እንማራለን ፀሀይ ለራሷ ምን ጠቀመች? ለሰው ነው እንጂ እየጠቀመች ያለችው እያበራሽ ነው ብርሃኑን ለሰው ልጆችም ለዓለማትም ለሌሎች ዓለማትም እያበረነሽ ብርሃኑን ትነግሰናለች። ፀሀይ ግን የእሷ እሷንም እንድትበራ የሚያደርጋት ማነው? ፈጣሪ ነው። አይደለም ስለዚህ የፈጣሪን ድንቅ ስራ አይበታለሁ ማለት ነው። መግባቷ እና መውጣቷ መጥለቋን መጥለቋን ሳይ መጋሽ ግቢ ይሄንን ዱቃኑን ቡሉ ሁሉ ለሰው አገልግለሻል። ለፈጠርኩት ልጅ ሰዎች አገልግለሻል አሁን ደግሞ እረፍትሽን አድርጊ ብሎ አምላካችን ያው ግቢ እንደሚላት ነው የሚሰማኝ። እኔ ፀሀይን ተግባባን ስለዚህ ፀሀይ ወደ ቤቷ ትጠልቃለች። መጥለቋም ያው ይህንን ለመግለጽ ነው አሁን ያልኳችሁን እና የፀሀይ መውጣት መጥለቅ በጣም አስፈላጊ ነው። በህይወታችን ውስጥ ፀሀይ ብርሃን ናት ብርሃን ሲሆን ደግሞ ያው ቀን ሆነ ማለት ነው። ቀን ከሆነ ብርሃን ነው። ማታ ከሆነ ያው ጨለማ ነውና በቃ የጨለማው ሰዓት ጀመረ። ጨረቃ ደግሞ በተለይ እኔ ልውጣ የምትልበት ምዕራፍ ነው። የፀሀይ መትለቅ ስንመለከተው ማለት ነው። እና ያው ብርሃኑም እንግዲህ አብቅቷል አሁን እኔም ልአርፍ ነው የሚለውን ሀሳብ የምትገልጽ ይመስለኛል። ስትጣልቅልና ምን ጨለማ በአንዴው ይመጣል ማለት ነው። ስለዚህ ይሄን ጨለማ እንግዲህ ግፋ ነው። ፀሀይ ቀኑን ሁሉ ስታበራልን የምትለው ምን አይነት ሀያል ብትሆን ነፃ ነኝ። ሀይል አላት ፈጣሪዋ እንዴት አይነት ጥበበኛ ቢሆን ነው ብዬ አስባለሁ። ስመለከት ማለት ነው። የፀሀይን ተፈጥሮ እና በፀሀይ ተፈጥሮ በጣም ደስተኛ ነኝ አልቀናም። እንዴት ነው አምላካችን ስለፈጠራት ታስቀናኛለች። የፈጣሪ እጅ ስለ ድንቅ እጹብ ስራ ስለሆነች። አመሰግናታለሁ እወዳታለሁ ፀሀይን ከዛ በተረፈች ግን የሳይ አወጣጧ ጥሩ ነው። እንግዲህ የመጥለቋን አጠላለቋንም እናያለን። ፀሀይ ወጣች በምሥራቅ በምዕራብ ወጣች በምሥራቅ ጠለቀሽ ማለት ነው። ፀሀይ ትወጣለች ትጠልቃለች አጣላለቋን ግን እኛ መወሰን አንችልም ማለት ነው። እና ስትጠልቅም ያው እታዘባለሁ እንደማንኛውም ሰው ኦ በቃ ፀሀይ ልትጠልቅብኝ ነው በቃ ስራዬ ሊጨልምብኝ ነው። ስራ ላይም ከሆንክ በተለይ ደግሞ የሳይ መጥለቅ አንዳንዴ ሊያናድድ ይችላል። ለምኑ ምን አለበት ፀሀይ ቢሆን ትላለህ? ምክንያቱም በጨለማ የማትሰራው ስራ ከሆነ ማለት ነው። እና ፀሀያችን የህይወታችን መሰረት ናት። ያለ ፀሀይ ምንም ነገር ማድረግ አንችልምና። ፀሀይ እንድትኖር ነው እንግዲህ ሁሌ ምኞቴ እናም ያው በመጠኑ ሙቀቷን ተለግሰን እንዳንቃጠልባት እንዳናርባት የፀሀይ ብርሃንን ማግኘት በጣም አስፈላጊ ነው። ለሰውነታችንም እንደምታውቁት በጣም የጻንቁ ሆነን የፀሀይ ብራን ካላደገ እንትን እንትን አለው ሸማ ነው የምትሆነው ስለዚህ አሁን የፀሀይ መጥለቅን እመለከታለሁ። እወዳለሁም እሷን

የአካባቢውን ይወዱታል? አዎ የምኖርበት እስከሆነ ድረስ አካባቢዬን እወደዋለሁ። የምወደውም ነው አካባቢዬን አሁን እንግዲህ ራስህን ችለህ ሌላ ሌሎች አማራጮች እና ሌሎች ቤቶችን እስክትገዛ ድረስ ግድ መውደድ አለብህ። አሁን የምትኖርበትን አካባቢ እና እኔም እንግዲህ በተቻለኝ መጠን አሁን የምኖርበት አካባቢ እወዳለሁ በደንብ አከብራለሁ። መውደድ ማክበርም አለብኝ ምን በቃ ያንተ መሰረቴ ነው። ያንተ ቦታ ይሄ ነውና ይሄንን ቦታ ልትወደው ይገባሃል። ተግባባን ይሄን መውደድ ግድ ነው ያስፈልጋል ልንወደውና ልናመሰግነው ይገባል። እና አስፈላጊ ነው አካባቢን መውደድ መውደድ አለብኝ ያለ አካባቢዬን ሳትወድ ሌሎች ነገሮች ውስጥ መግባት አትችልም። አካባቢህን የምትወደው ራስህን መውደድ ስትጀምር ነው። መጀመሪያ አንድን ነገር የምትጀምረው ምንድነው? ራስህን በመውደድ ነው ራሱን ማይወድ አካባቢውን አይወድም ሰውንም አይወድም ሀገርም አይወድም ማለት ነው። አካባቢ መወደድ አለበት ለምን የኑሮአችን ዋናው ስለሆነ እዚህ አካባቢ ነው ማንነትህንም ያሳይሃል ማለት ነው ይገልጽልሃል። አሁን አንድ በጣም ሀብታም የነበረ አካባቢ ያለ ልጅና የሆነች ደሃ አካባቢ የነበረ ልጅ አንድ አይነት አስተሳሰብ አይኖራቸውም። አንድ አይነት አመለካከት አይኖራቸውም። እኔ አሁን እዛ አሁን በአጋጣሚ ድሮ ልጅ እያለው የነበርኩበት ቤት እና አሁን ያለሁበት አይገናኝም። እና ድሮ ያው በሰዎች ተከበህ እየተጫወትክ ምናምን ነበር የምትኖረው አካባቢህ ማለት ነው። አሁን ላይ ደግሞ ያ ነገር ቀርቶ ለብቻ ቤትህን ዘግተህ እየኖርክ ነው ያለኸው። እና አካባቢህ እንዴት ነው እናንተ ማንነት ላይ ትልቅ ተጽዕኖ አለው። የአካባቢውን ስለምትገናኝ እንትን ስለምትል ታወራለህ ስለምታወራ ሰው እከሌ እንዲህ ነው እከሌ እንዲህ ነው የሚሰራው እከሌ እንዲህ ነው ኑሮ እንዲህ ነው ህይወቱ እንዲህ ነው ስታማ ነው የምትለው። እዛ ማለት ነው። አሁን ላይ ግን እንዴት ነው የራስህን ህይወት ብቻ ስለሆነ የምትመራው? ከሰው ጋር አትገናኝም። ሰው ያው ጥሩ ነው መጥፎም አለውና ጥሩ ከጥሩ ጋር ልቀጥል ትችላለህ? ከመጥፎ ጋር ግን አይ አይ ይሄ የኔ ህይወት አይደለም የኔ ህይወት ሌላ ነው ልትል ይገባል። እንደ አካባቢህን በደንብ አድርገህ መውደድ ያስፈልጋል። የአካባቢህ መውደድ ዋናው እሱ ነው። አካባቢያችንን እስኪ እንዴት እንውደድ አካባቢዬን እንዴት ልትወደው ትችላለህ? እንዴት አልወደውም ጥያቄው። አካባቢህን የምትወደው ማንነትህን ቀርጾም ይሰጥሃል ቀርጾም ይሰጥሃል አሁን ላለህበት አስተዳደግህንም ይወስንልሃል ማለት ነው። ገባችሁ ኔሪዮስ አዲስ እንግዳ ነገሮች አሁን ቢመጡ አይጨንቅህም። ያደክበት ነዋ አካባቢህ ነዋ አካባቢ አንተን ቀርጾ ያሶጣሃል። ይሄ መቀረጽ ደግሞ ላንተም ጥሩ ነው ለቤተሰብህም ለሀገርም ትጠቅማለህ ያንን አካባቢ መስለህ ከሄድክ። የአካባቢ አሁን ለምሳሌ የወንበዴዎችና የገዳዮች ከሆነ ያንተም ህይወትህ ያው ሰው ገዳይነትና አራጅ ትሆናለህ ማለት ነው። ያ ደግሞ ምንድነው ጥቅሙ? ሰው ይሞትብሃል ነፍሰ በላ ትሆናለህ ለህይወትህ ሰላም አይኖረውም። እና አካባቢህን መምረጡ ጥሩ ነው። ለመኖር ማለት ነው። እንዳልኳቸውም የሚያስፈራ ሰፈር ጫካ ምናምን ከሆነ ያው ለመ ማታ ላይ መግባት አትችልም። ያን አካባቢ ላትወደው ትችላለህ ማለት ነው። ግን ከዛ በተቃራኒው ጥሩ ከሆነ ጥሩ አካባቢ ከሆነ ያው ጥሩ እየሆነ ይሄዳል ማለት ነው። ጥሩና ለጤና ተስማሚ ይሆናል አካባቢው ተግባባን ስለዚህ አካባቢህን መውደድ መቻል አለብህ። ያንን ማድረግህ ማንነትህንም እንዳትረሳ ያደርግሃል። እና አንተ የማን ስሪት ነህ? የአካባቢህ አካባቢህን መስለህ ነው ልታደርግ የምትችለው ቋንቋህንም የምትወርሰው ከአካባቢ ካሉት ነው። እና አካባቢህን መውደድ ግድ ነው። ግን ያው መጥፎ ከሆነ ብትሸሸው እመክራለሁ። እኔ አካባቢዬን እወዳለሁ

ወደ ስራ በሰአቱ ትደርሳለህ? ወደ ስራ በሰአቱ ትደርሳለህ ይላል ጥያቄው። እና አዎ እደርሳለሁ በብዛት ግን አንዳንድ ጊዜ ሁኔታዎች ይገድቡናል። በሁኔታዎች ምክንያት በምክንያቶች አሁን ላንደርስ እንችላለን በተባለበት ሰዓት ሰዓት እና ቦታ ስለዚህ ወደ ስራ በምሄድበት ሰዓት ላይ። እንዴት ነው? አደጋ ካልደረሰ ምንም ካልገጠመኝ የትራንስፖርት እጦት ካልገጠመኝ በሰአቱ እደርሳለሁ። እና ስራህንም በተገቢ ቦታ እና በአግባቡ ታከናውናለህ ማለት ነው። ወደ ስራ በሰአቱ ደርሰህ ከዛ በተረፈ ግን እንትን የምታደርግ ከሆነ መጥፎ ነገር የምትሰራ ከሆነ። ወደ ስራ እሄዳለሁ ብለህ ላደርስ ትችላለህ ማለት ነው። እና ወደ ስራ መሄድ ያለብኝ በሰአቱ ለመገኘት ቀደም ብለህ መነሳት አለብህ። በብዛት ቅርብ ሰው ነው የማያረፍደው የሚያረፍደው እና ምን መሰላችሁ? ቶሎ እደርሳለሁ በቃ ችግር የለውም። አሁን እገባለሁ ይልና ስንት ሰዓት ይደርሳል አምስት ሰዓት ይደርሳል። ሁለት ሰዓት መሄድ ያለበት ሰውዬ አምስት ሰዓት ይገባል ማለት ነው። አምስት ሰዓት ላይ ይደርሳል ሁለት ሰዓት ነው ግን መግባት ያለበት መገኘት ያለበት ስራው ቦታ ላይ። ግን የሚደርሰው ስንት ሰዓት ነው? አምስት ሰዓት ነው። እዛው ሰፈር እዛው አካባቢ ሆኖ ማለት ነው ከሩቅ የሚመጣው ግን ምንድነው? ይረፍድብኛል የሚለው አዕምሮው ላይ ስለሚጎዳ አእምሮ ይጎዳልና። ቶሎ መድረስ አለብኝ ብሎ ይጨነቃል ስለሚያስብ። ምንድነው የሚያደርገው? ቶሎ በጠዋት ይነሳል ወፍ ሳይንጫጫ ይነሳና ይዘጋጃል መብላት ካለበት ይበላል። መታጠብ ካለበት ይታጠባል መጸለይ ካለበት ጸሎቱን አድርሶ ነቅቶ ይቀመጣል ማለት ነው ነቄ ነው የሚሆነው በጠዋት ላይ። ወደ ስራ በሰአቱ ለመድረስ እና እንዲህ የሆነ ነው እንግዲህ አንድ ወጣት። አንድ ሰው የሚሰራው ማለት ነው። እና ያው በጥናቶች ነው እንግዲህ አሁን የምነግራችሁ ቅርብ የሆነ ሰው እውነት በደንብ ነው የሚያረፍደው። አሁን ለምሳሌ ድሮ ትምህርት ቤት ቅርባችን ነው። እና ቅርብ የሆኑ ልጆች ግን አርፍደው ነው የሚወጡት። ከሩቅ የሚመጡት ግን ምንድን ነው? ቶሎ ነው የሚደርሱት እና ምንድን ለማለት ፈልጌ ነው። ቅርብ ሰዎች በብዛት ያረፍዳሉ። እንዳልኳችሁ ነው ምክንያታቸው ቶሎ ነው የምደርሰው ምናምን ብለው ስለሚያስቡ። ግን ሰዓቱ ረፍዶ ያፍራሉ ማለት ነው። እንዲሁም ትምህርት ላይ ትምህርት ቤትም መሄድ ያለብን በጊዜ ቀደበ በላይ። አንዳንድ ተማሪዎች አሁን በጠዋት ነው እንትን ሰልፍ ላይ ምናምን ይሰለፋሉ ግን ቆይተው ነው የሚደርሱት። ወደ ክላሳቸው እና ያው በደንብ አድርገን ሰአቱን ብናገናዝብ የምንሄድበትን ለስራ የምንደርስበትን እና የማንደርስበትን ሰዓት ብንለይ። አሁን ለምሳሌ አሁን ወደ ስራ እየሄድክ በዓል ቢሆን። የበአል ቀን ቢሆን አሁን መንገዶች ሊዘጋጉብህ ይችላሉ። እና በዚህ ምክንያት ወደ ስራ ልትስተጓጎል ትችላለህ። እና በዓል መሆኑን አውቀህ አንተ ፍላጎት ካለህ በቶሎ የመድረስ እውነተኛ እና ጥሩ ሰው ከሆንክ። በቶሎ ቦታው ላይ መገኘት የምትፈልገው በጠዋት ትደርሳለህ ማለት ነው። እዛ ቤተክርስቲያን እዛ ስራ ቦታ ላይ። ተነስተህ አቅደህ ነገ በዓል ነው ስለዚህ መንገድ ስለሚዘጋብኝ መስራት ስላለብኝ ዛሬ እዘጋጃለሁ ማለት ነው። ለነገ እና ሁል ጊዜም አስቀድመን ብናስብ ያው አናረፍደም። ግን ያው ሁሌም ደግሞ ፍጹም አንሆንም ነው። ምክንያት አይጠፋውም የሰው ልጅ አንድም ሰው ያላረፈደ የለም። ሁሉም አርፍዶ ነው የሚገባው። አርፍዶ ይመለሳል። በማርፈዳችን ውስጥ ደግሞ ብዙ እንትኖች ይኖራሉ ማለት ነው። ስላረፈድክ አትጎዳም ስላላረፈድክ አትጠቀምም። ያው አንዳንድ ጊዜ ፈተና ነው። ያው ፈተና ከሆነ። የስራው ቦታዬም ፈታኝ ከሆንኩ አርፍደህ ከተገኘህ ፈተናውን ታስተጓጉለዋልህ ማለት ነው። እና ሁል ጊዜ ፈተናዎችንም ስንሰጥ እኛም ወደ ስራ ስንሄድ በሰአቱ ብንገኝ ጥሩ ነው። ያው ለስራው ሲባል

"ስንት ቋንቋ ትችላለህ?" ይላል ጥያቄው። እውነቱን ለመናገር ለጊዜው የምችለው ሁለት ቋንቋ ነው። አማርኛ ነው አንደኛው ሁለተኛው እንግሊዘኛ በትንሹ እችላለሁ። በጣም በጣም ሀይለኛ እንግሊዘኛ ተናጋሪ ባልሆነም እችላለሁ። አንደኛው አማርኛ ነው የምችለው። አማርኛ ቋንቋ ያው አፍ መፍቻችን ነው አፍ መፍቻዬ ነው፤ እና አማርኛ ሃሁ እያልኩ የምቆጥርበት ነው። ያደኩበት ነውና ሃሁ እየቆጠርን ያደግንበት ነውና ሁለቱን ቋንቋና ኤቢሲዲም ከልጅነ ከአንደኛ ክፍል ጀምሮ ወደ ሃያ ምናምን አመት ሃያ አራ ሃያ አስራ ዘጠኝ አመት ሃያ አመት እንግሊዘኛ እያወራን ነው ያደግነው ከልጅነታችን። ስለዚህ ያው እንግሊዘኛ ምን እንሞክራለን። አማርኛ ቋንቋን እኛም እንችላለን ማለት ነው ተግባባን እስኪ ስለ ቋንቋው የሆነ ነገር ልበላችሁ ቋንቋ ያው የአንድ ማህበረሰብ መገለጫ ነው ማለት ነው አንተ አንድ አማራ ክልል ከተወለድክ አማርኛን ትለምዳለህ ኦሮሚያ ክልል ከተወለድክ ኦሮሚኛን ትለምዳለህ ወላይታ ከተወለድክ ወላይተኛን ትለምዳለህ ትግሬ ከለመድክ ትግሬኛን ትለምዳለህ ጉራጌ ከትወለድክ ጉራጌኛን ትለምዳለህ ስለዚህ እንዴት ነው ቋንቋ የማህበረሰቡን ነው ወይም የአካባቢዬን ነው ይዘህ የምትወጣው ወይም የቤተሰቦቼን ነው ይዘህ የምትወጣው ግን ከዛ በተጨማሪ ቋንቋን ደግሞ በፍላጎት ልታውቀው ትችላለህ ትማራለህ ቋንቋን ስትማር ታውቃለህ እያወቅክ ትመጣለህ እያደገ ይመጣል ማለት ነው የቋንቋ እውቀትህ እያደገ እና እየጨመረ ይመጣል ስለዚህ የቋንቋው እውቀት መዳበር ያስፈልገዋል ማለት ነው ቋንቋውን እኛ ዳበርክ ስትመጣ ምንድነው የእውቀት ጥግህ እየጨመረ ይመጣል እንዲት ሰፋ ያለ አሁን ለምሳሌ አንድ ቦታ ሄደህ አንድ ቋንቋ ነው የምትችለው እና እዛ አካባቢ ግን ያ ቋንቋ የማይወራ ከሆነ ልታወራ የምትችለው ወይ በእንግሊዘኛ ነው ወይ በዛ ቋንቋ በዛ ሀገር ሰው ቋንቋ መሆን አለበት ግድ አስፈላጊ ነገር መሆኑ ማወቅ ያለብህ ነገር ካለ ማለት ነው ስለዛ አካባቢ ግን ከዛ በፊት ያንን ቋንቋ የምትችል ከሆነ አንድ ሶስት አራት አምስት ቋንቋ የምትችል ከሆነ ግን ያው ይጠቅምሃል በሄድክ ብታወራለህ አትሰቀቅም ማለት ነው ስለዚህ ያው ቋንቋ ማወቁን እኔ እደግፋለሁ ማለት ነው እና አንድ ሰው ከብዙ ቋንቋ ቢያውቅ ጥሩ ነው እኛ እንደውም እንዴት ነው እኛ ሀገር ብዙ ቋንቋዎች አሉ እና አሁን እየተጨመሩ ነው ስለሚያስፈልጉ ተብሎ ማለት ነው ምክንያቱም እንዴት ነው በቋንቋ ምክንያት ሰው እየተቸገረ ነው ምናምን ተብሎ ያው እየተጨመረ ነው ስለዚህ መጨመሩን እኔ አልቃወምም ቋንቋ መግባቢያ ነው ቋንቋ እንተን ይለናል ያበረታታናል ይደግፈናል ስለዚህ የቋንቋን የቋንቋን ጥቅም በዚህ ማወቅ ይቻላል ማለት ነው እና እንዳልኳችሁ ደግሞ ቋንቋ መጣያ መሆን የለበትም አንዳንድ ሰዎች ቋንቋን መጣያ ያደርጉታል መጣያ የኔ እንትን ይበልጣል የኔ እንትን ይበልጣል ብለው ወደ ጎሰኝነት ይወሰዱትና መጣያ ያደርገዋል ማለት ነው ካልተጣለህበትና እንደ ማህበረሰብ ካሳደከው ይጠቅምሃል ያውም ቋንቋ ማውራቱ አለመውረቱም አይቸግርህም መውራቱም አይቸገርህም ማለት ነው እና ያው ቋንቋ እንድንግባባበት ነው በተፈጠረው ቋንቋ መግባባት አለብን ያው እንግሊዘኛ አሁን ላይ ያው አለማችን ላይ ቋንቋ እንዲሁም በቃ እንዴት ነው በሰላም ሰፍኗል ተግባ በሰላም የአንዱ ቋንቋ እንትን ብሏል ማለት ባይቻልም ያው አለማችን እንዴት ነው እየተገዛዛች ነው የኖረችው አንዱ ፈረንጅ አፍሪካን ሲገዛ እንግሊዞች አሁን ብዙ አለማትን አስገብረው የኖሩትና ለዛ ነው ቋንቋቸው በአለም ላይ እየተሰራጨ የመጣው እንጂ የተለየ ተወዳጅነት ኖሮት ሳይሆን ያው ብዙ ሀገራትን ስለገዙ እነሱ ያንን ቋንቋ ስለመዱ ሰው እንዲግባባ ማለት ነው አስተማሩ ያኔ አሁን እንትን አሻራቸውን አሳርፉ በሰው ልጅ ላይ ይኸው ስለዚህ አሁን ያ በመጥፎነት እንትን ያለው አሁን ለአለማችን ቋንቋ መግባቢያ ሆኗል ማለት ነው እና ቋንቋ መግባቢያ ነው መጣያ አይደለም እኔም ሁለት ቋንቋ ነው የምችለው አመሰግናለሁ

የምትወደው ፍራፍሬ ምንድነው? ይላል ጥያቄው። ያው የምወደው ፍራፍሬ ብዙ ነው ብዙ ፍራፍሬዎችን ነው የምወደው። ከፍራፍሬዎች ውስጥ አንዱን። እስኪ ልንገራችሁ ማንጎ ይባላል። ማንጎ አሁን ደስ ይለኛል። እንዴት ነው? እንዴት ነው የምንበላው ነው ጥያቄው። ይላጣል ማንጎ ማንጎ አለ። እሱን ቆዳዉን ቀስ አድርገን በእጃችን ወይ በቢላዋ እንልጥና ከዛ ያንን ማንጎ። እየገመጥን ፍሬው እስኪቀር መብላት። ከዛ ፍሬው ይቀራል ማለት ነው። ያን ፍሬ ምንድነው የምናደርገው? እንዴት ነው የፍሬው ፀጉር እስኪቀር ድረስ እንግጠዋለን። እና በቃ ፍሬው ነጩ እስኪታይ ድረስ መጋጥ ነው ማንጎን እንዲህ አድርጌ ነው የምበላው። አሁን ማንጎ ስበላ በጣም ደስ ይለኛል። ደስ የሚለኝም ምክንያት አንድ ለጨጓራዬ ደስ ይለኛል ጨጓራዬን ስለሚያመኝ ነው። ጨጓራህ ላይ ቁጭ ሲል ደስ ይልሃል ማንጎ። ለጤና ጥሩ ነው። ጥሩነት ይሰማሃል ሰውነትህን ይበረታልሃል ማለት ነው። እና እኔ ማንጎን ነው የምጠቀመው። ማንጎም በምጠጣበት ጊዜ ይበቃኛል ማለት ነው። የማንጎ መጠጥ። እንደ አሁን ማንጎ እንዳልኳችሁ እንዲህ አድርጌ መብላት እችላለሁ። እንደ ጁስ አድርጌ ደግሞ። ፈጭቼም ደግሞ መጠጣት እችላለሁ የማንጎ ጁስ ይባላል። ገባችሁ ይሄ ፍራፍሬ ለምን ለምን ጠቀመኝ። ለጁስነት ጠቀመ ማለት ነው። ስለዚህ ፍራ ፍሬ ያው ጁሱን የምንሰራው ከፍራፍሬ ነው። እና እንደሁ ልጠን መብላትም ትችላለህ እንደ ጁስም ተደርጎ መጠቀም ይቻላልና። አንደኛው የምወደው ፍራፍሬ ማንጎ ነው። ሁለተኛው ደግሞ ሙዝ ነው። ሙዝ ደስ ይለኛል ሙዝም እንዲሁም ማታ ማታ ላይ ነው እኔ ሙዝ የምበላው። ለምን እንደ ዳይጀሽን ጥሩ ነው ያፈጥናል ተብሎ ስለሚታሰብ ሙዝን እጠቀማለሁ። ሙዝ የምበለው ግን እንዴት ነው? እየላጥን ነው። ይላጠል ሙዚ ይመጣል። ይላጣል ተልጦ ምንድነው የምናደርገው? መብላት ግምጥ እያደረግን ያው እንበላዋለን። ይሄ ሙዝ የምንለው ጣፋጭ ነው። በጣም የተለያዩ አይነት ሙዞች አሉ። ግን አሁን ላይ ገበያ ያለው እንግዲህ የድሮውን ቀይረውታል ይባላልና። የድሮ ፍራፍሬ አለው አሉ። ይሄኛው በባዮሎጂ የተሰራ ነው አሁን እየበላን ያለው ነው። እና እኔ ያንን ሙዝ ነው እኔ የምወደው ሙዞችን እወዳለሁ። ለጁስም እንደ ጁስም አርገህ ፈጭተህ ደግሞ ተጠቀመዋለህ በጁስ ማስፍጫ ውስጥ ጁስን ሙዘን አስገብተህ ፈጭተህ ትበላለህ ማለት ነው። ሙዝን ከዛ በተረፈ ደግሞ ሌላ። ሃብሃብ ደስ ይለኛል። ክብ ነውና ክብ ነው ትልቅ ነው። ውሃ አዘል ነገር ነው። ውሃ አዘል ስለሆነ ደስ ይለኛል ሃብሃብ ይቆረጣል። እንቆርጠዋለን። ከዛ ምንድነው? እየገመጥን ቆዳውን ብቻ እንጥላለን ማለት ነው። ይሄንን ስንበላው ምንድነው? ዉሃ አዘል ነው። ሃብሃብ ዉሃ አዘል ነው። ፍሬው ደግሞ ምንድነው? ለጤናና ለሆድ ሩስ ስለሆነ ምንድነው? አድርቀን እንጠቀምበታለን ለሆዳችን ለጤና እንጠቀምበታለን ፍሬውን። ስለዚህ ሃብሃብ ውሃ አዘል ስለሆነ ለደረቀ ሰውነትም ስለሚያስፈልግ ሃብሃብን መውሰድ እመክራለሁ ማለት ነው። እንዲሁም ሃብሃብ ቆንጆ እንደሆነ ፓፓዬ ደስ ይለኛልፓፓዬ። እንትን ሰሰይ ነው። ያው እንቆርጥና ፍሬውን አውጥተን። መጋጥ ነው የሚያስፈልገው እንደውም ይሄኛው ጣፋጭነት አለው። በጣም ውሃ ባይኖረውም ጣፋጭ ለሆድ ጥሩ ነው ፓፓዬ። ፍሬዉንም እንደሱ እናወጣና አድርቀን ምንድነው የምናደርገው? እንጠጣዋለን ማለት ነው። ከፈለግን ሆዳችንን ውስጥ ያሉትን ትላትል ያወጣልናል የፓፓዬ ፍሬ ማለት ነው። እና ሌላኛው ደግሞ ያው ተወዳጅ ብርቱካን ነው። ብርቱካን ይሄው ደስ ይላል። ልክ ያው እንደ ሎሚ አይነት። ዝርያ ቢመስልም ግን በጣም ጣፋጭ ነው። እንዴት ነው አድርገን ነው የምንመገበው ብርቱካኑን እየላጥን ክብነቱ ሳይለቅ እጄ ነው እኔ አሁን የምበለው አልቆርጠውም። ይላጣል። ከዛ በኋላ ለሁለት ከተላጠ በኋላ ለሁለት ክፍለውና በእጄ አንድ አንድ አንጓን እያነሳው እበላለሁ። ሙዝ ብርቱካን

ማብሰል ትችላለህ ይላል ጥያቄው? አዎ ጥሩ አድርጌ ብዙ አይነት ምግቦችን ማብሰል እችላለሁ። እስኪ ዛሬ ቆንጆንና ተወዳጁን የዶሮ አበሳሰል ላብስልላችሁ ዶሮ ወጥ እንዴት ነው የሚሰራው? ባህላዊ የኢትዮጵያውያን ዶሮወጥ አሰራር እስኪ አበሳሰሉን? ከመጀመሪያው አንስቶ ልግለጽላችሁ። እሺ መጀመሪያ ያው ዶር ያስፈልገናል ገበያ ሄደን ዶሯችንን እንገዛለን። ከዛ በኋላ ቤታችን አምጥተን ያው ይታረዳሉ እነዚህ ዶሮዎች። ይሄን ዶሮ ካረደን በኋላ ላባውን እንገለነጣጥላለን። ላባው ከተገነጣጠለ በኋላ። ታረደ አይደል? ከታረደ በኋላ ሙቅ ውሃ ነው። በመዘፍዘፍ ያ ላይ ይሆንና ዶሮ አንገቱ ሳይቆረጥ ሙሉ ለሙሉ ውሃ ይፈስበታል። ሙቅ ውሃ ማለት ነው። በጣም ሙቅ ዉሃ ይፈስበታል ከዛ በኋላ ምንድነው? ለመገንጠል ላባውን ለመገንጠል ይመቻል ማለት ነው። ስለዚህ ያቺን ላባ ምንድነው? ቀስ ቀስ እያለን አነሳናት ማለት ነው። ተነሳች ማለት ነው። ያቺ ላባ ተነሳች። ዶሮአችን አሁን ምኑ ቀረ እራቁቱን ሆነ ማለት ነው ፀጉር የለውም። ቆዳ አለው ቆዳ ለብሷል አካቱ አለ አንገቱ ጉሮሮው አለ አንገቱ የለም አናቱም ማለት ነው ጉሮሮ አለ እስከዛ ምንድነው የምናደርገው? ዶሮዉን በሽሮ እናብሰዋለን። መላ አካሉን በሽሮ በደንብ አድርጎ ይታበሳል። በሽሮና በዘይት ማለት ነው። ይታበሳል ከዛ በኋላ ግን ከምታበሱ ከዛ በኋላ ግን በቀሰም ተደርጎ ጉሮሮ ውስጥ ይገባና ጉሮሮ በደንብ በእጅ ተይዛ ከቀሰሙ እኩል አየር በአየር እንነፋዋለን ማለት ነው። ሰውነቱን ሰውነቱ ከተነፋ በኋላ ምንድነው? ማሰር አንገቷ ትታሰራለች ዙሪያሪዋ ውጥር አድርጎ አልያዘውም ይሄን ዶሮ። ስለዚህ ማለቴ የሞተውን ዶሮ ማለት ነው ሰውነቱ ከፍ እያለ መጣ ይሄ ጥቅሙ ምንድነው? የዶሮውን ብልቶች ለመገነጣጠል ይጠቅማል ማለት ነው። ከዛኔ ምን ከዛ ምን ይደረጋል? ታፋውን ቀስ አድርገህ እንቆርጣለን። መቋዲሾውን ቀስ እያደረክ እናወጣለን እግሮቹን ቀስ እያለን እናወጣለን። መላላጫውን ቀስ እያልን እናወጣለን። ፈረሰኛውን ቀስ እያልን እናወጣለን ማለት ነው። እና እነዚህ የዶሮ ብልቶች አስራ ሁለት ናቸው አስራ ሁለቱን አካላቱን አወጣን ማለት ነው። ከዛ ዶሮ ውስጥ ከዛ ቀጣዩ ምንድነው? በሎሚ አና በውሃ በደንብ ተደርጎ ይታጠባል። መጀመሪያን እንዘፈዝፈዋለን ገባችሁ ዘፈዘፈን ቢያንስ ሰላሳ ደቂቃ እጠብቀዋለን። ሎሚ ያው ስለሚያጸዳው አሲድነትም ስላለው ቆሻሻው ምኑ ምኑን ወደ ውስጥ ያለውን ደሙን ምኑን ያጸዳልናል። በሎሚ ይዘፈዘፋል ከዛ ይታጠባል። ሙልጭ ተደርጎ ይታጠባል ዶሯችን የተበለተው አካል ማለት ነው። ከዛ ይቀመጣል ማለት ነው። እንደዛው ትንሽ ደግሞ እንዘፈዝፈዋለን እንዳውኑ እንዳልኳችሁ። ግን ይሄ ሁሉ ሲካሄድ ደግሞ ጎን ለጎን ደግሞ የሚሰሩ ስራዎች አሉ። ቢያንስ ወደ ዘጠኝ ኪሎ ሽንኩርት ያስፈልገናል። ለመስራት እነዚህ ሽንኩርቶች ይጨፈጨፉና ይከተፋሉ በማሽን ወይ ይከተፋሉ ወይ በመፍጫ ይቆናረጣሉ ማለት ነው። ዘጠኝ ሺህ ማለቴ ዘጠኝ ኪሎ ሽንኩርቶችን ይጨፈጨፋሉ ይቆረጣሉ ከዛ ይሄ ሽንኩርት ከተከተፈ በኋላ ምንድነው የሚደረገው ይቁላላል? በበርበሬና በዘይት ተደርጎ ይቁላላል ከጠቁላላ በኋላ ቁሌቱ ደረሰ። ስልሱ ደረሰ ስለዚህ ቀጣይ እንትናችን ምንድነው ጨው መጨመር ነው ጨው ይጨመራል። ከዛ ግን ይሄ ስጋ ያጠብነው ስጋ ስጋ ይገባል ቁሌት ውስጥ ከዛ እንጠብቀዋለን። እስኪበስል ስጋው ስጋው በሰለ ማለት ዶሮአችን የምንለው። ለምግብ ዝግጁ ሆነ ማለት ነው። ከዛ መጨረሻ ላይ የምናደርገው ምንድነው? ኮረሪማ ቅመማ ቅመሞች የተቀመሙ ቅመሞች በአናቱ ለይ ይገባሉ ማለት ነው። ዶሮው ላይ ከዛ እንዴት አይነት ጣፋጭ የሆነ ሽታና እንትን ይኖረዋል ከዛ ያው ቅቤ ይገባል። ቆንጆ ተደርጎ ይቀርባል ለሰው በአይብና በእንጀራ ነው የሚበላው።

ምን አዲስ ነገር መማር ትፈልጋለህ ይላል። ጥያቄው ርዕሱ ማለት ነው። ምን አዲስ ነገር መማር ትፈልጋለህ? ያው አዲስ ነገር ብዙ መማር እፈልጋለሁ። የአዲስ ነገር መማር ከምፈልግባቸው ዋናዎች ውስጥ አንደኛው። አሁን እየመጣ ስላለው የሰው ሰራሽ አስተውሎ መማር እፈልጋለው። እና እምማረው እንዴት ነው ነው። ያንን ለመማር ብዙ ነገሮችን ማሰብ አለብኝ መጀመሪያ ሰርተፊኬት ያስፈልገኛል ኮርስ ወይንስ ምን ያስፈልገኛል? ብቁ ሆኖ ወይንስ ዩኒቨርሲቲ ውስጥ መግባት ሰው ሰራሽ አስተውሎ ዩኒቨርሲቲ ውስጥ መግባት። ምክንያቱም አለም አሁን በዚህ ፍጥነት እየሄደች ስለሆነ። የሰው ሰራሽ አስተውሎን መማር አስፈላጊ ነው ብዬ ስለማስብ የሰው ሰራሽ አስተውሎን ልማር እያሰብኩ ነው። ይሄን ማድረጌ ለሙያው ጥሩ ነው ብዬ ስለማስብ ማለት ነው። ለሚመጣው ዘመን ዝግጁና ቀልጣፋ እንደሆን ያደርገኛል። መጪው ዘመን ያው ሰው ሰራሽ አስተውሎ ስለሆነ ብዙ ሰራዎች የሚሰሩት። ያንን ለመማር እምፈልገው በደንብ በህይወት እስካለው ማለት ነው። እና ያው ይሄንን ነገር ለመማር ምን ማድረግ አለብኝ የሚለውን ሳስብ። መጀመሪያ መማር ያለብህ ብዙ ነገሮች አሉ ከኮድ ከሚባለው ከኮንሰፕቱ ከመነሻ ሀሳቡ ነው መማር የምፈልገው መነሻው ምንድነው ነው። የዚህ ሁሉ አርቴፊሻል ኢንተለጀንስ ያው ኩፍር ነው። ኮድ መጽሐፍ ማድረግ ፕሮግራሚንግ ሚባለው በጣም ያስፈልገሃል። ፕሮግራሚንግን ማወቅ አለብህ ለምሳሌ እንደ ሲፕላስ ፕላስ አይነት ጃቫ ጃቫ ስክሪፍት ፓይቶን ኖድ እና ጃቫ ስክሪፕት ላይብረሪዎች አሉ። የፌስቡክ ካምፓኒ የሚጠቀምበት። ሪአክት ኔክስት ጄኤስ ሚባሉ ብዙ ላይብረሪዎች አለኝ ጃቫስክሪፕት እነዚህን ነገሮች ጠንቅቀህ ማወቅ አለብህ። መጀመሪያ እነዚህን ካወክ በኋላ ነው ወደ ኤአዩ ዘው ብለህ ምገባው ማለት ነው። ከዛ ይሄን ካወክ በኋላ ወደ ኤአይ ውስጥ ትገባለህ። ዲፕ ለርኒንግ እና ዲፕ ለርኒንግ ሚባል አለ ማሽን ለርኒንግ ዲፕ ለርኒንግ እና ማሽን ለርኒንግ ትማራለህ ማለት ነው። ገባህ ስነዛ ያው እነዚን አዲስ እውቀቶችን ማወቅ ስላለብህ በደንብ ታውቃለህ። እና ይሄ አዲስ እውቀት መማር እፈልጋለው። እነዚህን ዲፕ እና አርቴፊሻል ኢንተለጀንስ ያው ማሽን ለርሊንግ ነው። እና ይሄንን ትማራለህ ይሄን ተምረህ እንግዴ ስራህን ወደፊት ታቀላጥፋለህ ማለት ነው። ይሄን መማሬ ምን ይሰራልኛል ካልከኝ? ሁሉም ስራዎች አሁን እንዴት ነው በእነዚ በረቦት ይተካል። ሮቦት ካልሆነ ደሞ ያው በአፕሊኬሽኖች ይተካል ማለት ነው። አሁን ለምሳሌ እንትን ካሸር ሚሰራውን ስራ አሁን ይተካዋል። ይሄ አፕሊኬሽን ያለ ካሽ በአፕሊኬሽን ብቻ ተጠቅመህ ትገበያያለህ ለግብይይቶች አሁን እንደሚደረገው እሱም አሁን ይተኳል። አስተማሪዎችንም ይተካል። ለኤአይ አርቲፊሻል ኢንተለጀንስ እና ብዙ ስራዎችን ሊሸማ ስለሚችል አንተ ከዚ ጋ ብዙ ማሰብ አለብህ። ወደፊት እንዴት ነው ስራዬ አይበላሽም? ምንድን ነው ምሆነው? ምናምን ብለህ ቆመ ማሰብ አለብህ እዚ ጋር ለዛ ነው እኔ አሁን ይሄንን አዲስ ትምህርት መማር ምፈልገው። አዲስ ነው ለአለማችን አሁን ለጊዜው ወይም እንግዲ ለኛ አዲስ ሊሆን ይችላል። እንጂ እነዚ ሰዎች ወይም ቴክኖሎጂውን አለምን ሚዘውሩ ሰዎች ቀስ ብለው ሊሆን ይችላል ሚያወጡት ቴክኖሎጂውን ይደብቁንና ያወጡታል ቀስ ብለው ይደብቁንና ያወጡታል ቀስ ብለው ምናልባትም እንደዛም ሆኖ ሊሆን ይችላል። ብቻ የእኔ አላማ ይሄን ትምርት መማር ነው። እና ኮርሱን ባገኝ በነፃ ባገኝ ደስ ይለኛል። እንደውም ዩኒቨርሲቲም ገብቼ ልማረው እፈልጋለው። ለምን እውቀቴን ስለማዳብርበት እውቀት ያዳብራል የትም እውነቴን ነው ምላቹ ጥሩ እና። ሁሉም ሰዎች ማወቀል እንዴ እኔ ቱኒዝን ምስግ ወረቀቱን ይዘን መቀመጥ አለብን። የዚን ትምርት ማለት ነው። ለቀጣይ ዘመናት ስለሚያስፈልግ የሰርተ ምስክር ወረቀቱን ብቻ ሳይሆን እኛም ስራችንን አሁን ተጠቅመን ትንሽ እውቀት ካዳበርን ቪዲዮዎችን እያየን እያየን ምናምን ይሄንን ያው ተጠቅመህ መስራት እንችላለን ማለት ነው። ጥሩ ጥሩ ገቢ ለራስህም ምታመጣበት ትችላለህ። እና ይሄንን መስራት እፈልጋለው። ያው ለምንድነው መማር የፈለኩት አንደኛው ሌላኛው ደሞ እውቀቴን ማዳበር እውቀቴን ማዳበር አንተ ከተማርከው ትምርት ውጪ እውቀትን ታዳብርበታለህ። ይሄ ሲዳብር እንግዲ ጥሩ ስራ ይከፍለናል ማለት ነው። ጥሩ ገንዘብ ጥሩ ህይወት ምታገኘው አዲስ ነገርን ስታቅ ነው ማለት ነው።